ሆቴል ሆቴል የሚለው እንግዲህ አሁንም የስም እንግዲህ መጠሪያ ይህን ራሱ ሆቴል የሚለውን እንግዲ ለሁሉ ሰው አዲስ አይደለም በመሰረቱ ትንሽ ትልቁ የሚያውቀው ነገር ነው የለም ያው እንደሌሎች ስም የድብቅም አይደለም። ሆቴል ሆቴል ነው እንግዲህ በተለይ በማንኛውም ሀገር የሚታወቅ ነው። ያው ሆቴል ማለት ደግሞ እንግዲህ ይታወቃል መጠሪያ ስም ነው። ቤት የቤት ስም ነው ቤት ውስጥ ግኑ የተለያዩ መስተንዶች የሚስተና የሚ ያሉበት ነገር ማለት ነው። በተለይ እንግዲህ የሚታውቀው ሆቴል ማለት ከምግብ ጋር የተያያዙ ነገሮች ናቸው። ሆቴል ሲባል ይታወቃል ሁሉ ነገር ያለበት ነው። እንግዲህ ሆቴል ማለት በጣም ብዙ ነገር ያለበት ነው ምግቦች አሉበት ምኞታዎች አሉበት የተለያየ የምግብ አይነት አሉበት። ማረፊያ አለበት መኪና ማቆሚያዎች ያሉበት እንግዲህ በየተለያዩ ብዙ ነገሮች ያሉበት ነው። እንግዲህ ሆቴል ተብሎ አጠቃላይ የሚጠራው እና መዝናኛዎች ያሉበት የተለያየ ነገር መዋኛ ገንዳዎች ሁሉ ነገር በአንድ ጥርቅምቅም አድርጎ ይዞ በቃ የተሟላ ነገር የያዘ እንግዲህ ሆቴል ይባላልኝ። ውስጡ በጣም ብዙ ነገር እጅግ በጣም ብዙ ያሉት ብዙ የስራ እድሎችን የፈጠረ ሰራተኞችን የያዘ እንግዲህ ያን የሚፈጥረው ያን የሚሠረው እንግዲህ አንድ ግለሰብ ሊሆን ይችላል። በግ ሰዎች በጋራ የሠሩት ሊሆን ይችላልኝ ዞሮ ዞሮ ግን የገቢ ምንጭ እስካሆነ ድረስ ያው ገ አንድ ገ አንድ ገቢስ አንድ ስራ ነው። እዚ ጋር እያይዞ አንግዲህ በውስጡ ግን በጣም በጣም ሰፊ የሆኑ የስራ እድሎችን የሚያካሂደው አንድ ሆቴል ማለት በጣም ብዙ ነገር አ አለው እና በቀላሉ እንትን የሚል አይደለም። በተለይ ትልልቅ ሆቴል ከሆነ እሱ በጣም ብዙ ነገሮችን ነው የሚሸፍነው በጣም ብዙ ነገሮች ይሸ ይሽፍናል። በተለይ እንደ አለም አቀፍ ከሆነ በጣም ሰፊ ነው የሚሆነው እና እዚህ ጋር አያይዞ ግን ሆቴል የሚለው መጠሪያ ስሙ እንግዲህ ይሄን ነው የሚይዘው። የቤት ስም ነው። በቤቱ ግን ምግብ አለ የሚጠጣ አለ የተለያዩ ነገሮች የሚዝናኑበት አለ። በተለይ በስፋት የምታውቀው ግን ምግብ እና መጠጥ ነው በቃ ምግብ እና መጠጥ። ገንዘብ እስካላቸው ድረስ ማንም ከማንም የማይለይበት ሁሉም ገብቶ ጥቁሩ ነጩ አይለይበትም። የትም ይምጣ የትም ይምጣ እስከተግባባ ድረስ ወይ አስተርጓሚ እስከለው ድረስ ሄዶ መመግብ ይችላል። ምግቡን እስከፈለገው ድረስ ምግቡ ደግሞ እንግዲህ የሚ ያለ ምርጫ አለ ያን መርጦ ያዛለኝ። አስተናጋጆችን ሂዶ ከፍሎ ያዛልኝ ከዚያ በኋላ ይኸው እንግዲህ ሲደርስ ያው ራሱን የቻለ ቁጥር አለው። ወይም እንደ ስልጣኔያችን ይለያያል እንግዲህ በተለይ በቴኔክ በቴክኖሎጂ ነገሮች ልንቆጣጠረው የምንቆጣጠረው ነገር ሊሆን ይችላልኝ። ያ እንደ አካባቢው እንደ ሆቴሉ እንግዲህ እድገት ይለ ይወሰናልና እና በዛ ልክ ነው ያለው ነገር እና እንግዲህ ያው ሆቴል ማለት እንግዲህ የመጠሪያ ስም ነው የተለያዩ ነገሮች በውስጡ ያለ ነው። ምግብ ምን መጠጥ ጋር በተለይ እነዚህ ነገሮች ግዴታ ነው ሆቴል ካተባለ እነዚህ መኖር አለባቸው ግድ ነው። ሂደህ አትመግብ ከሌለ መጠጥ ከሌለ ቤት ነው የሚባለው እንጅ ሆቴይ አይባልም። ከስም አልፎ ደግሞ እንግዲህ ያው ሩቅ ሀገር የሚመጡ ሰዎች ይኖራሉ እና ግዴታ ማረፊያ ያስፈልጋል። ምኝታም ግዴታ ያስፈልገናል። ያው እንግዲህ ሰዎች በዚያ ውስጥ ቁጭ ብለው በልተው ጠጥተው ልክ እንደ ቤታቸው ያው ገንዘብ ነው የከፈሉኝ እንጅ ቤታቸው ማለት ነው እንግዲህ። ግን ገንዘብ ይከፍላሉ እዚያት እዚያ በሚፈልጉት አድረው ወደሚቀጥለው ጉዟቸው ይሄዳሉ። እና ሆቴል እንግዲህ ለሁሉም ሰው ቃሉ ግልጽ ነው ያው ሌላ በሌላ በተቃራኒ ወይም በሌላ አገባባዊ ቃል ያን ያህል የምንጠቀምበት አይደለም ሆቴል ሆቴል ነው። በቃ ምንም ቀያየርም አይደለም። ጥቅሙ ያው እንግዲህ የሚበላ እና የሚጠጣ ነገር ይዞ አንድ ቤት አንድ የራሱ የቻለ ቤት ነው ቤቱ ግን በውስጡም የሚሰራው የራሱ ሥራይ የእያንዳንዱ ቤቶች የራሳቸው መጠሪያ አላቸው እና ሆቴል ደግሞ እንግዲህ አንድ ራሱን የቻለ ቤት መጠሪያ ነው። የውስጥ ግን ያው ምግብን መጠጥን አዘውትሮ የያዘነው በቃ ሊጠፉ የማይችሉ ነገሮችን ይዟልኝ። ከዚያ ቀጥሎ ደግሞ እንግዲህ እንደ እድገቱ የተለያዩ ነገሮችን ከትንሹ እስከ ትልቁ ነገር በደንብ አቅፎ የያዘነው። እሱ እሱ ሲሆን እንግዲህ ሆቴል ተብሎ ይጠራል ማለት ነው እንደ አጠቃላይ ቃሉ እና ቃሉ በጣም ደስ የሚል ነው። በዚህ ሰዓት እንግዲህ ብዙ ከትንሽ ከተማዎች ከትልቅ ከተሞች በጣም ብዙ ሆቴሎች አሉ የተለያዩ መጠጦች አሉ። የተለያዩ ምግቦች በጣም በብዛት ያለ ዝርዝር ምግቦች አሉ እነዚያን እንግዲህ ያው ሰዎች እንደ ብራቸው እንደ አቅማቸው እንደ ፍላጎታቸው እንደሚመግቡት የምግብ አይነት እየመረጡ። የሚመገቡበት ሁኔታ ላይነው ያለው እና ያው ገንዘብ እስካለኝ ድረስ ሁሉም ሰው ሄዶ ሁሉም ነገር ይችላል ማዘዝ ይችላል ያለውን ነገር በዚህ ልክ ነው የሚሄደው። እንደው እንደ አጠቃላይ እንግዲህ ቃሉ ስንረዳው። ሆቴል ማለት ያው እንግዲህ የቤት መጠሪያ ስም ነው። ቤቱ ግን በውስጡ የያዘው የአገልግሎት ራሱን የቻለ ክፍል አለው እና ያው እንግዲህ በተለምዶ መጠሪያ ውክልና እና እስካለው ድረስ ሆቴል ከተባለ ማንኛውም ሰው ግልጽ ነው ያውቃል። ሄዶ ከዚያ የሚጋበዝበት የተለያዩ ሰርግ ወይ ነገሮችን የሚያደርግበት የሚዝናናበት ከሰዎች ጋር የሚገናኝበት ከጓደኛ ጋር ከተለያዩ ሰዎች ጋር የተለያዩ ዝግጅት የሚደረግበት ሰብሰባዎች የሚደረጉበት ትልቅ የሚባሉ ነገሮች ሁሉ የሚደረጉበት። እንግዲህ ሆቴል ተብሎ ይጠራል በዚህ ልክ ነው እንግዲህ የስም መገለጫ ነው ብየ የማስበው

ፋይል ፋይል ማለት ደግሞ እንግዲህ ከስሙ እንደሚያመለክተው ያው አብዛኛው ይሄ ነገር እንግዲህ መረጃ እንደማለት ነው የሚያመለክተው ነው። ፋይል ማለት የብዙ መረጃዎች በአንዴ መጠሪያ ስም ነው የጥቅል መጠሪያ ስምነው። እና ፋይል ከተባለ እንግዲህ ያው የተለያዩ መረጃዎች አሉ መረጃው እንግዲህ በተለያየ ሁኔታ ሊሆን ይችላል የትምህርት መረጃ ሊሆን ይችላል የክስ መረጃ ሊሆን ይችላል የፍርድ ቤት ሊሆን ይችላል። የተለያዩ የታሪክ መረጃዎች ሊሆን ይችላሉ መጽሐፍቶች ሊሆን ይችላሉ የስራ ደብዳቤ ሊሆን ይችላል አጠቃላይ በቃ የጥሪ ልደት ቢሆን ሁሉም ነገር እንግዲህ ያለበት መረጃ ብለው እስካሰብን የተጻፈ ነገር እስካለ ድረስ ፋይል አለ። እና ያን ነገር ነው የመሰለው እንግዲህ ፋይል ማለት በዚህ ያለክ ነው። ፋይል ይላል። አጠቃላይ መጠሪያ ስሙ ነውና። ፋይሉ እንዴት ሆነ ምናምን የሚባል እንዴ በተለምዶ እንደውም የገጠሮች ራሱ ፋይሉ እነሱን የሚያውቁት ፋይል አብዛኛው ሰዓት የክስ ሁኔታ ነው። እንግዲህ ፍርድ ምናምን ሰው ባለመግባባት ከሚስቱ ጋር ከባሉ ጋር ከልጆች ጋር ሲጣላ የሆነ ክስ ይኖረዋል ፋይል ይሉታል በተለምዶ ነው እንጂ ውስጥ ጠለቅ ብሎ አውቆት ሊሆን ይችላል። ግን ፋይል ማለት እንግዲህ አጠቃላይ የብዙ መረጃዎች መጠሪያ ስም እስከሆነ ድረስ ያው እንግዲህ ትንሽ የተማሩ አካል ደግሞ እንግዲህ ፋይል ሲባል የትምህርት ፋይል አለ። በተለይ በብዛት የሚታወቀው የትምህርት ፋይል ነው የተለያዩ ፋይሎች አሉና ያው ብዛት ያላቸው ፋይሎች ይጫናሉ አንድ ራሱን የቻለ እንደውም የመተግበርያ አለው ፋይል እኮ ራሱን ችሎ መተግበርያ አለው። እና ከዛ ጋር ማጠራቀም ያውቃሉ። የተለያዩ የስራ ዘርፎች የራሳቸውን የቻለ መመሪያ አላቸው የተለያዩ መርህ አላቸው። እነሱ እነሱ ነገሮች በአንድ እየተጠራቀሙ ፋይሉ ይያዛለኝ ስንፈልግ ስንፈልግ የምናነበው የፈልገውን መረጃ እዚያ ጋር ምንወስደው ለተለያዩ ነገሮች የምንጠቀምበት እስካሁን ድረስ ያው ፋይል በጣም በጣም ሰፊ የሆነ ነገር ነው። ስሟ እንዲ ይሁን እንጂ በውስጡ ግን በጣም ብዙ ነገሮች አምቆ የያዘ ነው። ይሄ ደግሞ በጣም ብዙ ነገሮችን እንግዲህ ፋይሉ የትም ይምጣ የትም ይምጣ መረጃ ነው ዞሮ መረጃው የትም ይምጣ የትም ይምጣ መረጃ ነው። እስካለ ድረስ ግን ያው ፋይል በሚለው ስም ነው አብሮ መጠራት ያለበት እና ውስጡን ገብተን ስናየው ግን ግን የምንፈልገው በምንፈልገው ሙያ በምንፈልገው ስራ ዘርፍ በምንፈልገው የትምህርት ደረጃ ራሱን ችሎ ምንፈልገው ፋይል እንቀበላለን ፋይሉ ላይ ይቀመጣል። ስንከፍተው ግን የምንፈልገውን ነገር እናገኛለን። እና ፋይል ማለት እንግዲህ የስሞች መጠሪያ ነው ብዬ ነው የማስበው። እንደኔ ማለት የሆነ የተለያዩ መረጃዎች ስም መጠሪያ ነው እዚያ ልክ ነው ያለው ሁኔታ እና እና ፋይል በጣም ሰፊ የሆነ ስም አለው ብዬ አስባለሁ። እንደኔ እና ደስ ይላል በቃ ፋይል በተለይ ለተማሪዎች ዩኒቨርሲቲ ስንማር ምናምን ፋይል ግዴታ ነው ያስፈልገናል በቃ በስልክ ሊሆን ይችላል። በኮምፒውተር ሊሆን ይችላል። ፋይሉን ይላክልና በተለያዩ መተግበሪያዎች ለምሳሌ በቴሌግራም በዚያ በዚያ ዋና በቢያ አለ እሱ ደስ የሚል ጋቢ አለ። በሱ ፋይሉ ይላካል ከፍተን የምንፈልገውን ትምህርት የምንፈልገው የትምህርት አይነት ትምህርት አይነት የምፈልገው አሳይመንትም ሆነ ሌሎች ጽሁፎችን የትምህርት ውጤትም ጋር ተያይዞ ምናምን እንደዚህ የፋይናል ፈተናዎች የኤግዚት የተለያዩ ፈተናዎች እዚያ ጋር ይለቀቁልና በእያንዳንዱ ይለቀቃል እሱን እየገባነ ፋይል ውስጥ እየከፋት ነው እናያለን እንሰራለን ማለት ነው። እና ፋይል እንግዲህ የተለያዩ መረጃዎች ጋር የተያያዘ ነው ስሞች የተሰጠው እንግዲህ እዛ ጋር ተያይዞ ነው ፋይል ማለት ነው። ብዙ ነገሮች በውስጡ አካትቶ እንደያዘ የሚያመለክት እስከሆነ ድረስ። ጥሩ ነገር ነው ስሙም በጣም ደስ የሚል ነገር ነው ያው እዛኛው በተማረው ሰው የሚታወቀው። ያም ሆኖ ግን ያልተማረው ሰውም ያውቀዋል። እንዲህ በቀል እንትን የሚለው አይደለም። ያልተማረው ሰው እራሱ ያውቀዋለሁ። ማለት ሲሆን እንግዲህ የሆነ ነገር እንዳለ በውስጡ ሰው ያስባል። በተለይ በክስ ሁኔታዎችም ይታወቃል። እና ይኸው እንግዲህ ገሌና ገሌ ለምሳሌ ከተጣሉ አንድ ሰው እና ሰው ከተጣላ ያው እንግዲህ ፋይል እንዴት ሆነልህ ይባላል። ያ ባለፈው ያመለከትከው ፋይል እንዴት ሆነልህ ይባላል። ያ ማለት ግን በውስጡ ዝርዝር አለው። ያዝርዝር ግን ለፍርድ ቤት የሚያቀርበው ሊሆን ይችላል ለተለያዬ ለፖሊስ ጣቢያዎች ሊያመለክተው ይችላል። የተለያዩ ተቋማት ሄዶ ፋይሉ ይታይለታልኝ ካልተመቸው ደግሞ ከፍ ብሎ ወደ ላይ ይሄዳል የሚያስፈልግ ከሆነ ካልተፈታለት ከፍ ይላል ደግሞ ወደ ዞን ምናምን ወደ ፌደራል እያለ ከፍ እያለ ይሄዳል። እንደ ሀገራችን ህግ እንግዲህ በዛ ልክ ነው። እና ፋይል ማለት እንግዲህ የተለያዩ መረጃዎችን አምቆ የያዘነው መረጃው ደግሞ ሲገለጥ እንግዲህ በተለያዩ ሰዎች በባለሙያዎች ይበተናል ግን ያም ሆነ ያም መሆን ፋይሉን በአንድ መጠሪያ ተጠቅሎ ይጠራል ማለት ነው። እና በዛ ልክ ነው ያለው ሁኔታ ብዬ ነው የማስበው። እንደኔ እና ፋይል ማለት እንግዲህ ይሄ ነው ብዬ አስባለሁ። ይሄ ነገር ይቀጥላል አሁን እንግዲህ ያው ሰው እስካለ ድረስ ፋይል አብሮ ይቀጥላል። የተለያዩ ነገሮች ይኖራል በተለይ አዳዲስ ነገሮች ይኖራል አዳዲስ ፋይሎች ይመጣሉ አዳዲስ ነገሮች ከአሁን ቀድመው የተፈጠሩ ነገሮች ይመጣሉ እንግዲህ አለማት እየዘመኑ ስለሚሄድ ነገሮች ሁሉ የተለያዩ ፋይሎች በጊዜው እየተፈጠሩ ይሄዳሉ ሰዎች በዚያው ልክ ስለሚፈጥሩ ማለት ነው። እና ፋይል ማለት መጠሪያ የብዙዎች መረጃ መጠሪያ

ስምምነት ማለት ያው እንግዲህ ስምምነት ማለት የተለያዩ ሰዎች የተለያዩ ሙያ ያለችው ሰዎች ይላል ብቻ የሆኑ ሰዎች እንግዲህ በአንድ ነገር የሚስማሙበት በአንድ ነገር አምነው የሆነ ስራ ለመስራት ሆነ የተለያዩ ነገሮችን ለማካሄድ ስብሰባ መሆን የሆነ ነገር አንድ ነገር አቅደው ተነስተውበት ያን ነገር ተስማምቶ አብረው ተፈራርመው ሁሉን ነገር አጽድቀው የሚለያዩበት አጠቃላይ መጠሪያ የሚባል ስምምነት ይባላል። ስምምነት እንግዲህ ከስሙ እንደምንረዳው ሁሉም ሰው የሚስማማበት ማለት ነው። ሀሳቡ ሁሉም ተለያየ ሀሳብ አውጥቶ አወርዶ የሚጠቅመውንም ጉዳያቱንም ጥቅሙንም ሁሉ ነገር ከአንፀባረቁ በኋላ የአንዳንዳቸው የመሰላቸውን የራሳቸው ሀሳብ ከተነተሩ በደንብ ከዘረዘሩ በኋላ። ከዚያ በኋላ ይጠቅማል የሚሉ ሀሳቦችን ካሳለፉ በኋላ አይጣቅሙም የሚሉ ሀሳቦችን ደግሞ ያው ከጣሉ በኋላ ወይም ውድቅ ካደረጉ በኋላ መጨረሻ ላይ የሚፈራረሙበት አለ ያ ነው እንግዲህ ስምምነት ማለት በሀሳቡ ተስማምተናል። ይሄን ስራ ለመስራት አብረን እንግዲህ ስራውን እናሳካዋለን የሚለው ቢወርድም አብረው እንግዲህ አብረው ስራው ባያልፍም በይሳካም አብሮ ግዴታም አብሮ ስምምነት እስከፈረመ ድረስ አብሮ ይቀጥላል። በዚህ አጭር ማድረግ ደግሞ ግን ስራው እንግዲህ ቢቀጥልም የሆነ ውጤት አሪፍ ውጤት ያመጣል። ተብሎ መቼም እቅድ ስታቅድ አንዴ ያው ሰው ጥሩ ያስባለኝ ጥሩ ይመኛለኝ እንግዲህ የሚያሳካው ደግሞ እንግዲህ እግዚአብሔር ነው እግዚአብሔርን አምኖ ሰው ሁሉ ደግሞ እንግዲህ አብሮ ይሄ ነገር አብሮ ቢሳካ ቢካሄድ ትልቅ ነገር እናገኝበታለን። ከራሳችን አልፎ ለቤተሰብ እንረዳለን ሀገርን ወገንን ሁሉን ብሎም ለአለም እናበራክታለን ብሎ ለሰው አስቦ የሆነ ነገር የሚነሳው እና ከዚህ ጋር አያይዞ እንግዲህ ሰዎች ይሄን ነገር ሲያስቡት ነገ ጥሩ እድል እንዳለ በጎን ደግሞ መጥፎ ውጤት ምን ሊኖር ይችላል ይሄን ግዴታ ማመን ያስፈልጋል። ግን በተቻለ መጠን ሰዎች የተለያዩ ነገሮችን ሀሳቦችን በደንብ ጠንቅቀው ተወርደው የሚያስፈልገውን ነገር በሙሉ ከዘረዘሩ በኋላ ነው። አሪፍ አሪፍ የሚሏቸውን ሀሳቦች ወስደው በጋራ አብረው ተስማምተው አጽድቀው በደንብ አስቀምጠው ከዚያ በኋላ ያመመሪያ እየተከተሉ የሚሰሩት ይሄ ምን ይባላል ስምምነት ይባላል። ግዴታ ግዴታ ሰምህነት ግዴታ ፈርሞ ነው። አብሮን የለብንም ለምሳሌ አንድ ሲሆንስ ነው ለምሳሌ አንድ የሆነ ህክምና። ወደ ኦፕራሲንግ ክፍል ሊሆን ሲል ቀዶ ጥንቃቄ ሊደረግ ሲል ፈርም ይባላል በቃ ይሄ ምክንያት የሆነ ቢሞትም ሀላፊነት የለበትም። ያ ዶክተር እና ስምምነት ነው ያነቀው እኔ ለመዳን መጥቻለሁ እንግዲህ ፈጣሪ ይርዳኝ። ካለሁ ከዳንኩኝ እድናለሁ ነው ካልዳኩ ምን ማድረግ አልችልም ብሎ ሌላ ክስ ነገር እንዳይከሰተበት ብሎ አዎ ብሎ ይፈርማል ቤተሰቡ ሁሉ ተፈረመ በቃ ስራው ይካሄድ አለኝ። ያው እንግዲህ ፈጣሪ ካለው እንግዲህ ሂድና ካላለው ደግሞ እንግዲህ የወንድ ፈጣሪፍ ጋር ሁሉም ሆኖና ግን ሰምነት አለው ኖሮ። ነው ወጪ አለው የሰው ወደ ከባድ ከባድ ስለሆነ ቢጠፋ እኮ ትልቅ በጣም ከባድ ወንጀል ነው የሚሆነው። ግጭት የሚመጣ ስለሚያመራው ከዛሁሉ እንግዲህ ስምምነት ማለት ፊርማ ስለሚቀመጥበት አምኗል ተቀብሏል በቃ ካልተመቸው መቅረት ይችላል ከተመቸው ግን ማመን ይችላል መፈረም ይችላል። ከዛ ጋር እያይዞ እስካለ ድረስ በጣም ደስ የሚል ሁኔታ ነው ያለው። እና ስምምነት ማለት እንግዲህ በጣም ደስ የሚል ነገር ነው ሰዎች በአንድ ተስማምተው አምነውበት ሁሉን ሀሳብ ተስማምቶበት ይሆናል ብለው አስቦ የሚሆኑበት ነው። እንግዲህ ከሆነ ደስ ይል አላረው በጋራ ያድጋሉ ካልሆነ ደግሞ እንግዲህ ወደሚሻለው ሀሳብ እንደገና ፕሮግራሙን ቀይሮ የሌለን ነገር መሄድ ነው የሚያስፈልገው እና እና ይሄ ነገር በጣም ደስ ይላል የማስበው ስምምነት በጣም ወሳኝ እና ወሳኝ ከምላቸው ነገር ስምምነት አንድ ነው። የተለያዩ ነገር ሲካሄድ ምን ስምምነት አላቸው እና እዛ ጋር አየዞ ነው እንግዲህ የምንወራው እና ስምምነት በጣም ደስ የሚል ነገር ብዬ ነው እንደኔ የማስበው። ለምሳሌ ባለ እና ሚስት አብሮ ሲጋቡ እንኳን ስምምነት አለ እራሱን የቻለ ስምምነት አለው አዛው ተፈራርሞ የሚካሄዱት የሚሄዱት ባይመቻቸው እንኳን ቢያፈርሱ ያ ስምምነት በስምምነት መሰረት ነው የሚፈርሰው። እነሱ ስላለ ስምምነት በጣም ከምንም በላይ ወሳኝ ነው የማምነው እንደኔ። አዎ በጣም ወሳኝ ወሳኝ ራሱ አይገልጸውም ደስ የሚል ነገር ነው ብዬ ነው የማስበው እኔ እና አሪፍ ነው። ተለያዩ ስራ ትልልቅ ስራዎችም ከትንሽ ከትልልቅ ስራዎች የሚሰሩበትም አንዱ ስምምነት እስከሆነ ድረስ በጣም አሪፍ ነው ብዬ ነው የማስበው እንደኔ እይታ ማለት ነው። ይሄ ነገር አሁን እንቀጥላለን ለቀጣይ ትውልድ የምትተላለፈው ነገር እስካሁን ድረስ ሁል ጊዜም አለ ቋሚ ነው እና ይሄ በሁሉም ቤቶች ያለነው እማሰበው እንደእኔ አሪፍ ጥሩ ቃል ነው ቃሉ በጣም ደስ የሚል ነው የምትለያዩ ቦታዎችም ይገባል ይተገበራል ብዬ ነው የማስበው እንደኔ።

ፕሮግራም ማለት ደግሞ እንግዲህ አጠቃላይ መጠሪያ ነው ማለት የብዙ ስራዎች ጥቅል መጠሪያ ነው ትላያችሁ የብዙወቻችሁ ከዚህ በፊት እንዳወራነው ፕሮግራም ማለት እንግዲህ ለሌላ ስም ነው የነገሮች የስራዎች አጠቃላይ መጠሪያ ነው። ስራው እንግዲህ በውስጡ ራሱን የቻለ ስራ ብዙ አይነት ስራ አለ እና ለምሳሌ የትምህርት ፕሮግራም አለ የምግብ ዝግጅት ፕሮግራም አለ የሬዲዮ ፕሮግራም አለ የቴሌቪዥን ፕሮግራም አለ አጠቃላይ የአርሶአደሮች ፕሮግራም አለ በጣም ብዙ የገቢ የነጋዴዎች የንግድ የሽያጭ የግዥ ፕሮግራም አለ የግብዣ ፕሮግራም አለ አጠቃላይ ሁሉም ነገር እንግዲህ ፕሮግራም በስብሰባ ፕሮግራም አለ የተለያየ አዳራሽ ፕሮግራም አለ የመዝናኛ ፕሮግራሞች አሉ እና ፕሮግራም መጠሪያ ጥቅል ድሚል የሆነ አጠቃላይ መጠሪያ ስም እስከሆነ ድረስ እሱን አቅፎ ነው የሚሄደው እና ፕሮግራም የሚባለው ነገር እንግዲህ በዚህ ልክ ነው እና ይሄ ፕሮግራም እንግዲህ በውስጡ በጣም ዘርፋ ብዙ የሆኑ ስራዎችን አካቷልና ሰዎች እንደሚፈልጉት የስራ ዘርፍ እንዴ ፕሮግራም ብለው ይጠሩታል በመሰረቱ ፕሮግራም ይላሉ አይደለ የስራ ዘርፉ ግን እንግዲህ ይለያያል መቼም እንግዲህ አንዱ ስራ ዘርፍ ከአንዱ ስራ ይለያያል የትምህርት ከሆነ የትምህርት ዘርፍ ነው እንግዲህ በትምህርቱ ራሱን የቻለ ውይይት አለው የሚገቡም በሙያው ባሉ ሰዎች ናቸው እዛ ጋር ፕሮግራም የራሳቸዉን ፕሮግራም ይስኬዳሉ ከትንሽ ከትልልቅ የሚባሉት ተቋማት ትምህርቶች አሉ ራሳቸውን ብቻ ፕሮግራም የተመደቡ በደንብ የተስተካከሉ አላቸው ያ የእያንዳንዱን መሪ እና ተመሪ አለው ያን ይዞ ይሄዳል ፕሮግራም ይባላል በሌሎችም በአጭር ቀን እንኳን የሚካሄዱ ፕሮግራሞች ለምሳሌ እንደ ስብሰባ ያሉ እንደ ግብዣ ፕሮግራም ያሉ እነሱ ራሳቸውን የቻሉ አመራር አላቸው ቤተክርስቲያንም ራሱን የቻለ ፕሮግራም አለው አስተዳደሬን የሆነ ትምህርቶች መርሀግብሮች ተለያዩ ስብከተ ወንጌሎች የተለያዩ ነገሮች አሉ እና ይሄም ራሱ የቻለ አንድ ፕሮግራም ነው እና በሌሎች ቦታዎችም እንግድህ ለምሳሌ የግብዣ እንኳን የሰርግ ቢባል ራሱን የቻለ ፕሮግራም አለው እና ያው ሁሉ ነገር አስተናጋጁ እያንዳንዶቹን ነገሮች በደንብ አስቀምጦ እንግዶች ተጠርቶ ምናምን በደንብ ያው አንድ ቀን ሁለት ቀንም ሆነ በደንብ የሚጠሩበት እንግዲህ ፕሮግራም ነው ይሄ እንግዲህ አጠቃላይ የነገሮች ስራዎች መጠሪያ እስከሆነ ድረስ ውስጥ ግን የተለያየ ውስጡ ክፍፍል አለውና የተለያዩ ነገሮች ይሰሩበታል ይካሄዱበታል ብዬ ነው የማስበው እኔና እና ፕሮግራም ማለት በጣም ትልቅ ነገር ትልቅ ቃሉ ራሱ ትልቅ ነው የሚገርምህ ብዙዎችን በውስጥ አቅፎ የያዘ ነው ብየ ነው ማሰበው እንደኔ እና ደስ የሚል ነገር ነው ፕሮግራም ማለት በጣም አሪፍ ነው ብዬ የማስበው የተለያዩ ነገሮችን በውስጥም አሉ ብዬ ነው የማስበው ፕሮግራም ማለትም እንግድህ እና አሪፍ ነው ደስ ይላል። አሁንም ፕሮግራም ማለት እንግዲህ የተለያዩ ነገሮች አሁን ይኖራሉ በዚህ ብቻም አይደለም የተለያዩ ስራዎች አሉ ለምሳሌ በስብሰባ አዳራሾች ትልልቅ የስብሰባ አዳራሾች የሚደረጉ ፕሮግራሞች አሉ በቤተ እምነቶች በትልልቅ ቤተ እምነቶችም ሁሉ የሊቃውንቶች ስብሰባም አለ ከዚያ ጋር በራሱ የቻለ ፕሮግራም አለው መሪና ተመሪ እስከሆነ ድረስ ፕሮግራም ግድ ይቀጥላል ስብሰባዎች አሉ እነዚያ ጋር ከትንሽ ከትንሿ መክፈቻ ጀምሮ እስከ ትልልቅ ሀሳቦች እስከሚካሄዱበት ድረስ ሀሳቡን እስከሚቋጭበት ድረስ ያለው እንግዲህ ፕሮግራም ነው ፕሮግራም የሚመራው ደግሞ እንግዲህ ሰው ያስፈልገዋል መሪና ተመሪ ያው ተመሪ እስካለ ድረስ መሪም ያስፈልጋል መሪው በደንብ ጥሩ ተናጋሪ መሆን አለበት ጥሩ አስተሳሰብ መሆን አለበት ፕሮግራም በደንብ የሚመራ መሆን አለበት ተደመጭነት ያለው መሆን አለበት ያን እየመራ ነው እንግዲህ ፕሮግራም የሚካሄደው እና ፕሮግራም የሚለው ቃል እንደ አጠቃላይ ምንድነው ደስ የሚለው ነገር በውስጡ ዘርዘር ያሉ ሀሳቦችን የያዘ ሆኖ የተለያዩ የሙያ ዘርፎችን የያዘ ሆኖ በውስጡ ግን በጣም የሙያ ዘርፎችን የያዘ ነው የሙያም ቢሆንም ማንኛውም ነገር ፕሮግራም ብቻ የሆነ እቅድ ያለው ነገር የሚካሄድበት ሲሆን ፕሮግራም ተብሎ ይጠራል። እዚህ ጋር አያይዞ እንግዲህ የተለያዩ ነገሮች የምናውቃቸውም ካልተማረ ሰውም የተማረ ሰውም በውስጡ የሚያካሂደው ነገር አለ እሱን ፕሮግራሙን አቅዶ መሄድ ይችላል እንግዲህ በሚያውቀው ልክ እንግዲህ የተጻፈ አይደለም ያው በስነልቦና ዝምብሎ በምሳሌ ገበሬዎች የሚያካሂዱት ስብሰባ አለ። መጽሐፍ ማንበብ አይችሉም ግን ፕሮግራም ያካሄዳሉ ስለ ስራቸው ስለ እቅዳቸው ስለ ምርታቸው ስለ አጠቃላይ ውይይት የሚባል ነገር አለ ያን ተወያይተው ምናምን ያው ሀሳብ ድምዳሜ ይደርሳሉ ይጨርሳሉ ማለት ነው። እና በዚያ ልክ እንግዲህ ፕሮግራም ማለት ለሁሉም ሰው ጠቃሚ እንደሆነ ነው ፕሮግራም የሌለው ስራ በጣም ትንሽ ስለሚያስቸግር ለሁሉም ሰው በጣም ጠቀሚ ነው ብዬ ነው የማስበው እኔ እና በጣም ወሳኝ ነው ይሄ ነገር ለሁሉም ሰው ጠቃሚ እንደሆነ ነው የማስበው ብዬ አስባለሁ ማለት ነው አሪፍ ነው ብዬ የማስበው እኔ

የምስክር ወረቀት። የምስክር ወረቀት ያው እንግዲህ ከስሙ እንደምንረዳው አንድ ሰው የሆነ ሙያ ሲያዳብር የሆነ ሙያ ሲማር። እንግዲህ ከተማረበት ትምህርት ቤት ትምህርት ቤቱ የግል ሊሆን ይችላል የመንግስት ተቋም ሊሆን ይችላል እንግዲህ ባለበት ያ ተቋም ባለበት ከዛ ጋር የሚሰጠው ይሄን ያህል ጊዜ ተምሯል ይሄን ነገር አውቋል ይሄን ነገር ለራሱም ለቤተሰብ ለወገንም ለሀገርም ያበረክታል ተብሎ ያሰበበትን ትምህርቴቱ ያሰበበትን ነገር ያንን ቀርጾ የምስክር ወረቀት ይሰጠዋል ማለት ነው ወረቀት ነው። እንግዲህ ያን ነገር ይዞ ደግሞ ሰውዬ እንግዲህ በተለያዩ ስራዎች ቢሳተፍ በተለያዩ ሰዎች አገልግሎት ሁለት ቢሰጥ የሆነ መረጃ አለውና ምስክር አለውና የሆነ እንኳን ድንገት የሆነ ነገር ቢፈጠር እንኳን ያ ምስክር ወረቀት በጣም ጠቃሚ ነው። እና በመሰረቱ የምስክር ወረቀቱ ያው ስራ መወያየት ሲባል መጀመሪያ ይታያል ይሄን አንተ ይባላል ያን ይዞ ሲሄድ ያን ነገር በደንብ ይረጋገጥና ከዚያ በኋላ ወደ ሚቀጥለው ስራ ተለያዩ አወዳዳሪዎች የተለያዩ መለኪያዎች ይኖራቸዋልና ያንን መለኪያውን ተጠቅሞ ካለፈ የምዝና መለኪያዎች አሉ ያ ምዝና መለኪያውን በደንብ ካለፈ ልጁ ወይም ልጅቷ ወይም የሚቀጥለው ወይም ስራ ዘርፍ ይቀላቀላሉ ማለት ነው። ያው ከዚህ ጋር አያይዞ እንግዲህ በጣም ደስ የሚል ነው ብዬ ነው የማስበው እኔ የምስክር ወረቀት በጣም ወሳኝ ነው። በጣም ወሳኝ እና ወሳኝ ነው ብየ የማስበው እኔ ምክንያቱም ያው አሁንም የምናየው ምሳሌዎችም የምስክር ወረቀት ማለት ለምሳሌ ዩኒቨርሲቲ ተማርን እኛ ታሱን የቻለ ምሰከር ወረቀት አለን ያው እንግዲህ ስራ ዘርፍ ሲወጣም ያን ተከትለን ነው የምንሄደው ምስክር ወረቀቱን ይዘን ተቋም ወይም ቦታ ሂደን ተመዝግበን ጥሪ ሲደረግልን ያን ይዘን ነው የምንሄደው እና የምስክር ወረቀት በጣም ወሳኝነት አለው ትልቅ ነገር ነው። ያን ካልያዘ ከዛ ነገር መሳተፍ አይችልም የሚያግደው ነገር አለ ማለት ነው የሆነ የማውቀው ነገር አለ እሱ አልተማረ ግዴታ መሳተፍ የለበትም። እና ከዛ ጋር አያይዞት እስከሆነ ድረስ በጣም ደስ የሚል ነገር ነው። የምስክር ወረቀት በጣም ጠቃሚ እና ጠቃሚ ነው የማስበው እንደኔም ያው ተለያዩ ሰዎች እንግዲህ ተለያዩ ምስክር ወረቀት አላቸው በመድረክ ምን የሚሰጡ በመድረክ ትምህርት ላይ በመስበር ላይ የሚሰጡት ትምህርቶችም የራሳቸው የቻለ ምስክር ወረቀት አላቸው። በአካል የሚሰጡት ትምህርት አይነቶች መራታቸው ይቻላል የሆነ አላቸው ያው ትምህርቱ አንድ ቢሆንም ግን ያው እንግዲህ የአሰጣጡ ሁኔታ ለምሳሌ በአካል መማር ትንሽ ድካም ሊኖረው ይችላይ የተላይ ነገሮች ያው የመግባባት ሁኔታ ሊኖረው ይችላልኝ ያው ሰው ሰው ፊት ለፊት ሲገናኝ መግባባት እውነታ በጣም ይፈጥራል። የመስመር ህላዎች ግን ያው ትምህርቱ ጥሩ ቢሆንም የሆነ ግን የሚቆራጥበት ሜትድ ሊሆን ይችላል የሚቆራጥበት መንገድ ሊሆን ይችላል አለመግባት ሊኖር ይችላል የተለያየ ችግሮችን ሊኖር ይችላል ሶ እሱ አለ ግን ሁሉም የምስክር ወረቀት ግዴታ አስፈላጊ እስከሆነ ድረስ መውሰድ ያለበት እዚህ ጋር አያይዞም እንግዲህ ሰው የምፈልገውን ነገር ተምሮ የምፈልገውን ነገር የምስክር ወረቀት ይሰጣል። ከዛ ደግሞ አልፎ አልፎ እንግዲህ የምስክር ወረቀት ይሰጣሉ ሶ በሙያው ከሰራ በኋላ የተለያዩ ወረቀቶች ካበረከተ በኋላ ለአካባቢው ለሀገር አጠቃላይ ያለው ሁኔታ ተገምግሞ በሰዎች ዘንድ በጣም ምስክሮች ካልሰጡት የሚሰራቸው ስራዎች አመርቂ አሪፍ የሆነ ውጤትን የሚያስገኙ ከሆነ ከዚያ በኋላ ሰው አየው እንግዲህ ከተለያዩ ከቀበሌው ጀምሮ እስከ ትልልቅ እስከ ሀገር አቀፍ ባሉ መሪዎች በሙያው ያሉ ሰዎች ይሄንን ስላበራከቱ ይሄ ነገር ይገባዋታል ብሎ የሚበረከት ነገር አለ ትልቅ ነገር ነው የማስበው እኔ እንደውም ይሄ በጣም ደግሞ ደስ የሚል ነው ለሌሎች ማበረታቻ ይሆናል። የምስክር ወረቀት በጣም በጣምና በጣም አስፈላጊ ነው እየነማመነው እንደኔ ማለት ነው ያው የሚል ነገር ስላለው ማለት ነው የሙያንም ምንም የሚያበረታታ ልምድንም ከልምድ አንፃርም ከሙያም አንፃርም ከአገልግሎት አንፃርም ስለሚሰጥ በጣም ትልቅ ነገር ነው የምስክር ወረቀት ቀላል ነገር አይደለም። እና ሰዎች በራሳቸው በሚፈልጉት የሙያ ዘርፍ ከገቡ በኋላ የምስክር ወረቀት አንዳንዶች ጠንክሮ የሰራው ይሰጠዋልኝ ትምህርቱ ግን ማንኛውም ሰው የተማረ ሰው ግዴታ መጨረሻ ላይ መሰጠቱ ጠንካራ አይቀርም ይሰጣልኝ ያን ይዞ ነው ወደ ስራው አለም የሚገባ ያን ካለው ትንሽ አስቸጋሪ ስለሚሆን እና የምስክር ወረቀት በጣም አስፈላጊ እና አስፈላጊ ከምባሉ ነገሮች አንዱ ነው ብዬ ነው የማምነው እኔ። እኔም የራሴ ሪግሪ ምስክር ወረቀት ስላለኝ ነው እንግዲህ ይሄን የማወራው በጣም ወሳኝ ነው የምመስለው

እንኳን ደስ አለህ የሚለው መልእክት ደግሞ እንግዲህ አብሳሪ ዜና ነው ደስ የሚል ዜና ነው ስሜት የሚቀሰቅስ ነገር ነው ደስ የሚል ነው ለአእምሮ እርካታ ያለው ነገር ነው። ይሄም እንግዲህ እንኳን ደስ አለህ የሚለው ቃል ወይም አረፍተ ነገር። አንድ ሰው እንግዲህ የሰራበት የለፋበት የደከመበት ጊዜውን ጉልበቱን ገንዘቡን የተለያየ ነገሮች መስዋዕት አድርጎ ከጨረሰ በኋላ ውጤቱ አሪፍ ሲሆን የሆነ ምርቃት ነገር ሲኖረው። ሰዎች አይተው ይሄን ነገር። እንግዲህ ከሰዎች አዛ አዛ ነገር ሰዎች ሊሳተፍ ይችላሉ ለምሳሌ የምርቃን ፕሮግራም ላይ ሰዎች ይሳተፋሉ እና። እንኳን ደስ አለህ እየተባለ ልጁ ያው እንግዲህ አንድ ሰው ወይ ሲወጣ ወይም እሱ ይዘመር ይዘፈንለታል ይዘመርለታል የተለያዩ ነገሮች ዝግጅቶች በጣም በሰፊ ይዘጋጃሉ። ያው እንደ ሰውዬው አቅምና ሁኔታ እንግዲህ እሱ እንኳን ደስ አለህ የሚል ነገር በጣም አሉ። ይሄ አብዛኛው የተለመደው በትምህርት ቤቶቻችን ነው እንግዲህ የምርቃት ፕሮግራሞች ምናምን ሲሆን በጣም ሁሌ አመት አመት ያለን። ከእሱ ውጪ መንገድ እያላችሁ ማለት ነው ለምሳሌ ሰው ቤት ሲሰራ መኪና ሲገዛ የተለያዩ ነገሮች ዝግጅት ስራ ቢኖር እንኳን ደስ ይባላል ሰው ሲወልድ ራሱ እንኳን ደስ አለህ ይባላል። እና በጣም ብዙ ሁኔታ ሚስጥሩ በጣም ብዙ ቦታ ነው የሚሰጠው እና ይሄም ራሱ ትልቅ ቃሉ ትልቅ ቃል ደስ ይላልኝ። የሆነ ደስ የሚል ዜና የማብሰር እንግዲህ የደስታ እንግዲህ ነገ ሰው ሲኖር ደስታ ሀዘንም አለ። ደስታ ሲሆን ደስታ ደስታ ደስታ የምንጠቀማቸው ቃሎች አሉ። ሀዘን ሲሆን የመኔ ሀዘናቶች አሉና ደስታ ደስታ ሲሆን ደግሞ ደስ ሰው እንኳን ደስ አለህ ይባላል። ያው እንዲ ስለሆነ እንዴት እንኳን ደስ አለህ ይባላል። ያ ደግሞ መልሶ እንግዲህ የምስጋና ቃላቶች ይናገራል። እንኳን ደስ አለ የሚለው ነገር በጣም አሪፍ እና አሪፍ ነው ብዬ የማስበው እንደኔ። ይሄው እንግዲህ አብዛኛው ግን የምንፀባረቀው በተማሪዎቻችን ዘንድ ነው እኔም ስላለውበት እዚህ ሁኔታ። ሰው እንግዲህ የአስራ አምስት አመት ሃያ አመት ብሎም ቀጥ ከፍ እያለ ሁለተኛ ሶስተኛ ዲግሪ ሲማር እንግዲህ ሃያ ሁለት አመትም ወደ ሃያ በሃያ ሃያ አመታት በላይ ይማርና። በእያንዳንዱ ምርቃን እንግዲህ እያንዳንዱ አላት የሆነ ዋጋ እላለሁ ያው እንኳን ደስ ይባላል ሰርተፍ እንትኑ ምስክር ወረቀት የሚሰጥ እንኳን ደስ አለህ መልእክቶችም አብሮ ይደርሳሉ። ከዛ ጋር እያይዞ ትልልቅ በዓሎች ሲመጡም ይመጣሉ። የሆነ የዘመን መለወጫ በዓላቶች እንደ አመታዊ ክብረ በዓላት የወር በዓላት ትልልቅ ባለስልጣኖች እንኳን የእንኳን ደስ አላችሁ መልእክቱን ከትልልቅ መሪዎች ይመጣሉ ከትንሽ መሪዎች ከትልልቅ እንሳሉ። ለዛ እንደ ቀበሌ እንደ ከተማ ያሉ አስተዳዳሪዎች እነሱ ዛሬም የእንኳን ደስ አላችሁ ፕሮግራም ይመጣሉ። በስብሰባዎችም እንግዲህ አንዳንድ ሰው ሲገኝ ታላላቅ እንግዳዎች ሲገኝ እንኳን ደስ አላችሁ መልእክት አለ። እና እንኳን ደስ አለህ የሚለው በጣም ብዙ መልእክቶችን ያዘለ። ቃል ነው ብዬ ነው ማስበው እንደኔ ብዙ መልእክትም አለው። በጣም አስፈላጊም ቃሉ ነው ቃሉ ራሱ በጣም ወሳኝ ነው የሚገርምህ ደስታን ያዘለ ነው የሚያበስር ነገር ከእንኳን ደስ አላችሁ ጋር ተያይዞ የተለያየ መልእክቶች ይመጣሉ። እድገት ጋር የተያያዙ ከሰላም ጋር የተያያዙ ከተለያዩ ነገሮች ጋር የተያያዙ ስለሚሆኑ እሱ በጣም ወሳኝ ነገር ነው። እና እንኳን ደስ አለህ አለሽ ወይም አለህ የሚለው ግን በሰፊ የምታውቀው ከተማሪ ህይወት ጋር ነው የሚሄደው። ያው ተማሪ ከተመረቀ በኋላ ያው እንኳን ደስ አለ እንኳን ደስ አለሽ ግዴታ አይቀርምና። ለቤተሰብ ለጓደኛ ለዘመድ አዝማድ በሙሉ ይነገራል ያው ያው የተለያዩ ዝግጅቶች ይዘጋጃሉ። ከዚያ በኋላ ያው እንግዲህ ዝግጅቱን ሰዎች የተሳተፉ ይዞ የሚበላ የሚጠጣውን እየጠጣ እንኳን ደስ አለህ እያሉ ለሰውዬው ትልቅ ነገር አብሳሪ። የሚቀጥለውን የሚቀጥለውን ዘመን ደግሞ ያው የስራ የፍቅር እንዲያደርግለት ያው ለሰውዬው ጥሩ እየተመኙ ያው መልእክቱን ያደርሱለታል ማለት ነው። እሱን በምትኩ እንግዲህ የተለያዩ ነገሮችን ይመልሳል የምስጋና ቃላቶችን በተሞላበት ትህትና በተሞላበት ያው አሜን እያለ ቀጣዩን ቃል ይናገራል ማለት ነው። እና ይሄ በጣም ደስ የሚል ነገር ነው። ትልቅ ዜና አለው ብዬ ነው እንኳን ደስ አለህ። አለሽ ወይም አለህ የሚለው ነገር በተለይ ያው እንግዲህ ደርሳችሁ እንኳን ደስ አለ የሚለው ነገር በጣም ትልቅ ቃል ነው ብዬ ነው የማስበው እንደኔ እንደማህበረሰባችን ተቀበይነት አለሁ እንደ አገርም እንደአለም አቀፍም ተቀባይነት ያለው ቃል ነው በጣም ደስ የሚል ቃል ነው

በረዶ የሚለው ስም እንግዲህ ስሙ ራስ የመጣው በረዶ ቀዝቃዛ በጣም የቀዘቀዘ የረጋ ነገር ከሚለው ነገር ነው በረዶ ማለት የገገረ ነገር። በረዶ የሚለው እንግዲህ ያው የተፈጠሮ ነገር ነውና ዝናብ ሲዘንብ የሚፈጠር ነገር ነውና እና ዝናቡ በጣም ቆቆሮ የሆነ በአንድ ሆኖ ከዝናብ ከፈሳሽነት አልፎ የሆነ በጠጣርነት መልክ ሲወርድ በረዶ ይባላል። የሆነ ጥጥር ያለ ነገር ሲሰራ እንግዲህ በረዶ ይባላል በሰው ሰራሽ መልኩ አለ እንግዲህ በፍሪጅ ምናምን የተለያዩ ነገሮች ውሃዎች ስናቀዘቅዝበት በተለያዮ ነገር ነክ በረዶ ነክ በረዶ ነገር ነክ ስንሰራበት በረዶ ይባላል። እና በረዶ ማለት እንግዲህ አጠቃላይ የተለመደው ሰሙ ያው ከተፈጥሮ ጋር ተያያዘ ነው። በተለይ በረዶ የሚለውን ነገር ገበሬው አርሶ አድሮች በጣም የምንፈራው ነው ማንኛውም ሰው አይወድ በመሰረቱ በረዶ በጣም ይጎዳል ቅዝቃዜ አለው። ለተለያዩ ሰብሎችም በጣም ተመካሪ አይደለምና ለተለያዩ በጣም ጉዳት ያደርሳልና ለበረዶ እንግዲህ የሚከፋ ነገር የለም። እና በተለይ ለበቆሉ አዝመራዎች እንደዚህ ወቅቱን ያልተጠበቀ ዝናብ ሲመጣ በጣም አርግፎ ነው የሚሄደው ወደ መሬት ነው የሚያደርጋቸው እና ለሰብሎች በጣም ጎዳቸዋል። በአርሶአደር ዘንድ በተለይ ተወዳጅ አይደለም ይሄ ነገር በጣም ነው የሚያስፈራው እኔም ይሄ ነገር ስላለሁበት ነው። የተለያየ አዝመራዎች ሳብሉ ሲያዘመር በጣም ከመጣ በወቅቱ ያልጠበቀ በተለይ ከበሰለ በኋላ አዝመሮች በደንብ ካፈሩ በኋላ እስከመጣ እሱ ከበድ ነው የሚሆነው። ያው ግን በውቃያው ቢሆን ከመጣ ይጎዳሉ ግን ቢሆንም እነሱ ትንሽ ይሻላል። ለውጡ ግን ጥሬ እቃ ማፍራት ከጀመረ በኋላ የሚመጣው በጣም ከበድ ከበባድ ነው የሚሆነው ያው ለድርቅም ያጋልጣል። በጣም ከበድ ከሆነ ለድርቅም ያጋልጣል። እና በረዶ እንግዲህ ለሁሉም ሰው አይመከርም ባይኖር ደስ ይላል። ግን በተፈጥሮ የሚመጣው ሲሆን ነው እንግዲህ እና በተለይ ለአርሶአደሮች በጣም የሚፈሩት እና የሚጠነቀቊለት ነገር ነው። እንግዲህ የፈጣሪን መለመን አማራጬ። ሌላው ደግሞ እንግዲህ በፍሪጅ የምንሰራቸው በረዶች ድግሞ የተለያየ ጥቅሞች ለሙቀት የሆነ መውቀት ውሃዎችን የሚያቀዘቅዝበት መቀት እንዲቀንስ ምናምን የተለያዩ ነገሮች የምንሰራበት እስከሆነ ድረስ። ትልቅ ስጋዎች ምናምን እንዲቀመጡ ረጅም ጊዜ እንዲቀመጡ እንቁላሎች ምኖች የስጋ ውጤቶች ረጅም ጊዜ ሳይበላሹ እንዲቀመጥ የምናደርግበት ነገር እስከሆነ። በረዶ የተለያየ ጥቅም አለው። ይሄ እንግዲህ የተለያየ ቴክኖሎጂ በሚጠቀም ሰዎች ራሱን የቻለ የሆነ እንግዲህ የምትፈልጉት ነገር አለና እዚያ ጋር ደስ ይላለኝ በረዶ ማለትም እንዲህ ትልቅ ጥቅም አለው ብዪ አስባለሁ እንደኔ። እና በዚህ ልክ ነው ያለው ነገር በረዶ ብዙ ጥቅም አለውና። የተፈጥሮ ስታስብ ግን በጣም ጉዳት አለው። በተለይ በተለይ ለአርሶ አደሮች ትንሽ አስቸጋሪ ነው ያው ጾምን ጾምን ያኖራል ለራብ ያጋልጣል ለድርቅ ያጋልጣል። ድርቅ ተጋለጠ ማለት ደግሞ ራብ፣ በሽታ፣ ሞት ይመጣል ምንም ልዩነት የለውም ምንም ሌላ የሚጠበቅ ነገር የለውም። እና ከዚህ ጋር ታየዋለህ እንግዲህ በረዶ የሚለው ነገር በዚ ልክ ብንረዳው ጥሩ ነው። ያው ሌሎች ደግሞ እያቀዘቀዝን ምንጠቀምባቸው ነገሮች አሉና። ተቀዝቅዞ ለተለያየ ጥቅም ይውላል። እሱ ራሱ የቻለ የተፈ የሰው ሰራሽ ጥቅም ነው። የምንፈልገው ልክ እንጠቀማለን። ተፋጥሮ ሲሆን ግን ትንሽ አደጋም አለው ተለያዩ በሰውም በንብረትም በተለያዩ እንስሳቶችም ንብረት እስከ በቤቶቹ ጉዳት ስላለው ትንሽ ከበድ ይላል። የእሱ አይመከርም። የሰው ሰራሽ ግን ያው ለምንፈልገው ነገር ቀስ ያልን እጠቀምበታለሁ ማለት ነው። እና ይሄ ብዙ ልክ ነው ያለው ሁኔታ። እና በረዶ ማለት እንግዲህ ቀዝቃዛ ከሚለው ነገር ጋር የተያዘው በተለይ አንዳንድ ቦታዎች ላይ በጣም ቀዝቃዛማ ነው ይፈጥራል በተለይ አንዳንድ ሀገሮች ራሱ ራሱ ችሎ በረዷ የሆኑ ቦታዎች አሉ። በጣም በረዶም የሚሆነው በዚ ልክ ነው ቃሉ እንግዲህ ይሄ ነው የሚያመለክተው

ግራ ይላል ግራ ማለት ደግሞ እንግዲህ ያው አቅጣጫ የሚያመለክት ስለሆነ ግራ ማለት እንግዲህ አቅጣጫዎች በመሰረቱ እንግዲህ በአራት በዋና ዋና በአራት ይከፈላሉ እንግዲህ ሰሜን ደቡብና ምስራቅ ምዕራብ ተብሎ ይመደባሉ። እንግዲህ አቅጣጫ ራሱን ይሰራሉ ወደ ግራ ሲባል ወደ ግራ ይሄዳል ወደ ቀኝ ሲባል ወደ ቀኝ ይሄዳል ወደ ኋላ ወደፊት የሚባሉ ነገሮችም አሉ። አቅጣጫ ግን በዋናነት እንግዲህ መግባቢያችን ሰሜን ደቡብ ምዕራብ ምስራቅ ነው። ይሄ እንዳለ ሆኖ ግራ ማለት ደግሞ ልክ እንደዚሁ እንግዲህ ወደ ግራ ወደ ቀኝ ወደፊት ወደ ኋላ ይባላል እና ግራ ማለት እንግዲህ በግራ ያሉ ነገሮች ናቸው ቀኛ በቀኝ ያሉ ነገሮች ናቸው። በኋላ ማለት ደግሞ ወደ ኋላ ያሉ የፊት ያሉ ወይ ፊት ያሉ ነገራቶች ናቸው። ወደ ግራ ዘወር ብለው ወደ ቀኝ ዘወር ሚባለው እንግዲህ ይሄ ሁሉ አቅጣጫ ለማሳየት ነው። እንግዲህ ይሄ ሲባል እንግዲህ ግራ ማለት እንግዲህ ሰዎች በኣብዛኞች አይወዱትም። ማለት እንግዲህ የሆነ ጥሩ ያልሆነ ነገር እንደሚዘወተርበት ነው እንግዲህ በማህበረሰቡ ዘንድም በማንኛውም ሰው ተቀባይነት ያለው ነገር ጥሩ ነው እንግዲህ ወደ ግራ የሚሄድ ጥሩ ነገር ጥሩ ነገር ይባ ይባላል። ምንም እንኳን ሰዎች ራሱ በቀኛቸው በደንብ መስራት አልችል ሲሉ በግራ ለምሳሌ እኔ ግራኛ ነኝ እና በግራየ መስራት መጻፍ ምናምን ስችል። የሆነ ነገር በቃ ጥሩ ስሜት የለውም። እና ማለት የሆነ እንደ ማህበረሰብ ተቀባይነትም በግራ ጥሩ አይደለም እንደዚህ ምናምን እንደ ባህላችን አይፈቅድም ነውር ነው። ምናምን የሆነ ስህተት እንዳለበት ብለው ያምናሉ። ግን ምን ማድረግ አይቻልም እንግዲህ ልምዴ እስከሆነ ድረስ መስራት ነው። መጻፍ ነው ያለውን ነገር መስራት አለብኝ። ግዴት እሱ ነገር ነው እንግዲህ ግራ ሲባል አብዛኛው ሰው እንግዲህ ትንሽ የሆነ ግራ መጋባት ጋር ንገራ አሉሜ የኡሳዱና ብቻ የሆነ ጥሩ ስም አይሰጠውም። ቀኝ ነው ለሰዎች። ጥሩውን ፊት ያለው ወይም የሚሰጠው ጥሩ አስተዋጽኦ ያለው ቀኝ ነው። በማህበረሰቡ በማህበረሰቡ በኩል እና ግራ የሚለው ነገር ደግሞ እንግዲህ ትንሽ ከበድ የሚል ነገር መሰለኝ። እና ሰዎች እንግዲህ የተለያየ አስተያየት አላቸው እና እንደ አጠቃላይ እንግዲህ ግራ ማለት አቅጣጫ የሚያሳይ ወደ ግራ ሄደህ ከተባለ አንድ ሰው ለምሳሌ በዚያ ያን ተከትሎ ይሄዳል አቅጣጫውን ይዞነው የሚሄደው። ወደ ቀኝ ከተባለ ወደ ቀኝ። ወደ ግራ ሂድና ይሄን ነገር መናኻሪያ ታገኛለህ ወደ ግራ ሂድና እንዲች አይነት ሆቴል ታገኛለህ ወደ ግራ ትሄድና እንደዚህ አይነት ባንክ ታገኛለህ ከዛ ጋር የሆነ ነገር አድርግልኝ ላክልልኝ ብር ምናምን የሚባል ነገር ያህል ያው ዞሮ የሚያመላክት አቅጣጫ ነው። ሰውየው በቀላል ይገባዋልኝ ወደ ግራ እጥፍ ብሎ ምናምን የሚያገኘውን ነገር አግኝቶ የሚፈልገውን ነገር ጥቅም ይጠቀማል ማለት ነው። እና እንደ አጠቃላይ ግን ከአቅጣጫ ጋር ተያይዞ ነው የሚሄደው ስራው የሚሰራው በዚያ ልክ ነው ለማለት ፈልጌ ነው። ያው ግራ ማለት እንግዲህ እኔ እንደ እኔ እንደምረዳው እስካሁን የማወቀዉም ሀገራችንም ብሎም የአለም ህዝብ ይዝ የሚግባባበት በአብዛኛው እንግዲህ መግባቢያችን ግራ አቅጣጫ ጋር የተያያዘ ነው። ግራ ሲባል አቅጣጫ ነው ትዝ ቶሎ ብሎ ትዝ የሚለን አቅጣጫ ነው። አቅጣጫ እስካሁን ድረስ እንግዲህ ወደ የትኛው አቅጣጫ ወደ ግራ አቅጣጫ በቃ አቅጣጫውን ቀይሮ መሄድ ነው ከዚያ በኋላ አቅጣጫውን የሚባሉትም እኮ ለዚያ ነው እንግዲህ ግራ ቀኝ ምናምን የሚባሉት እኮ ለዚያ ነው። እና ግራ የሚለው ነገር በዚ ልክ ይመስለኛል እንግዲህ ያለው ነገር ሌላ። እንደ በአረፍተ ነገሮች ብል እንግዲህ ልንጠቀማችም እንችላለን በአረፍተ አገር ብቻ ሳይሆን በተለያዩ ነገሮችም ምሳሌዎችን ምልክቶች እየወከልን ልንጠቀምበት እንችላለን። ወደ ግራ ወደ ቀኝ በቀላሉ እንግባበታለን በቃ እንደዚህ አድርግ እንደዚህ አድርግ እንደዚህ አድርግ ሲባል። ግራ ቀኝ አድርግ ወደ ወደፊት ወደማለት ሲባል ሰው ቶሎ ይገባዋል ቶሎ አእምሮ የሚቀር ነገር አለና ቶሎ ገብቶት ምላሽ ቶሎ መልስ ማድረግ ይችላል። እና ይሄ በጣም ጠቃሚ ቃል ነው ብዬ የማስበው እንደዚህ ግን አውንም በጣም ምርጥና አሪፍ በሆነ እንትን ነገር ነው። አቅጣጫን እንግዲህ ወክሎ የምናወራበት የምንግባባበት ተለያዩ ስራዎችን የምንሰራበት ነው ብዬ ነው የማስበው እንደኔ። እና ደስ ይላል በኔ በኩል ያለው ገለጻ ይሄ ነው። እንግዲህ ያው እንግዲህ ሌሎችም ገለጻዎች በመሰረቱ እንግዲህ አንድ ቃል በጣም ብዙ ትርጉም ስላለው በዚች የቆም ተለያዩ ገለጻዎች ይኖሩታልኝ ተለያዩ ምሳሌዎች ጋር እያገበ እያምሰልን ማውራት እንችላለን። ያው እንግዲህ ከጊዜ አንፃር እስከሆነ ድረስ ግራ የሚለው እንግዲህ እንደ መሰረታዊ እንደ ዋናነት ከአቅጣጫ ጋር ታያይዘን የምናወራው ነገር ስለሆነ

እንቁላል ማለት እንግዲህ ያው ከስጋ አስተዋጾች ውስጥ የሚመደብ ነው። ያው እንቁላል ማለት እንግዲህ ገንቢ እና ገንቢ ምግብ ነው። ያው የዶሮዎች ውጤት ነው ዶሮዎች የሚጥሉት ነው። ግን እሱም ሆኖ ደግሞ እንግዲህ ለምግብነት በጣም በሰፊነት የሚውሉ ከስጋ ተዋጽኦ አይነቶች አንዱ እንቁላል ነው። እና እንቁላል ለሰው ልጆች በጣም ጠቃሚ ነው በጣም ገንቢ ነው ሀይልና ሙቀት ይሰጣል በሽታ ተካላካይ ነው። እንዲሁም ለሰውነት ለመዳበርም በጣም ይሞላል እና እንቁላል በጣም ተፈላጊ ነው በብዙዎች ዘንድ እንቁላል ተፈላጊነት አለው። እና እንግዲህ እንቁላል ማለት የዶሮዎች ውጤት ነው። ዶሮዎች እንግዲህ ካረባን በኋላ ያው እንቁላል ይጥላሉ ብንፈልግ ለምግብ ብንፈልግ ደግሞ ለእርባታ ሁሉ ለስመ መሰረቱ አብዛኛው እንስሳቶች ያው እንቁላል በመጣልም ይራባሉ እንዲሁ በመውለድም የሚራቡ አሉ። ለእንቁላል እንግዲህ አብዛኞች የቤት እንስሳትም የዱር እንስሳትም ይጥላሉ። እና እንቁላል ግንም በብዛት የምታውቀው እንግዲህ በስፋት የምታወቀው እንቁላል ማለት የቤት እንስሳት ከዶሮ ጀምሮ የሚጣል ነገር ነውና ዶሮዎች ይጥላሉ መሰላቸውን ለመተካት ሲሉ በእንቁላል ነው የሚፈለፍሉት። እሱን ደግሞ ግን ለተለያዩ ጥቅም እንጠቀምበታለን። ለምሳሌ ለምግብነት እንግዲህ በተለይ ይቺን ይቺን ነገር እና ጥሩ አብዛኛው ሰዎች የሚወዷትላይ ለምግብነት ያው በመሰረቱ ያገድፋል እንቁላል ያው አንዴ የስጋ ውጤት እስከሆነ ድረስ ያገድፋልኝ። እና የሚያገድፍም ስላለው ያው ከጾም ጋር ትንሽ አስቸጋሪ ነው። በሁለት በሁለት ቀን የሚበላው ነገሩ። በሁለት ቀን ግን እንቁላል ይበላል። ሰዎች ያው ከእንቁላል በኋላ ወደ ስጋ ይኬዳልኝ። እንቁላልም በቀላሉ የሚዘጋጀው ለምንድነው? ያው እንግዲህ አንደኛ ቀላል ነገር ነው። በቀላሉ እቤት ጋር ይገኛልኝ። እስከሚታረድ ምናምን ያን ያህል እንትን አይልም። በቀላሉ ማግኛው ሲሆን ከእንቁላል ከዶሮ ጋር አብሮ ሰርቶ ምናምን። ያው የጾም መግቢያ ምናምን ጾም እንደ ወዲያው እንደተፈታ ጾም ምናምን ጾም እንዳለቀ ወዲያው በትንሿ ይበላል ከዚያ በኋላ ወደሚቀጥለው ስጋ ይኬዳል። እና እንቁላል በጣም ወሳኝ እና ወሳኝ ከሚባሉ ነገሮች አንዱ ነው። በዚው አጋጣሚ እኔም እንቁላል እወዳለሁ አብዛኛው የኢትዮጵያ ህዝብ እንቁላል ይወዳል። እኔም ከዚህ ሁሉ አንዱ ነኝ እንግዲህ እንቁላል በጣም እወዳለሁ አፈቅርሃለው። እንደውም ጾም አጾምን በኋላ ወዲያው በንጋቱ ምናምን ወዲያው ጠዋቱን ከቤተክርስቲያን መልስ በኋላ ምናምን ምናምን እንቁላል የምንመገበው ወዲያው ከዶሮ ብቻ ከዶሮ ጋር አብሮ ቢሰራ አሪፍ ነው። ከዚያ በኋላ ወደ ሌሎች ስጋዎች ወደ ካድ ስጋ ወደ በግ ወደ ፍየል ምናምን የሚኬደው ከእንቁላል በኋላ ነው። እና እንቁላል በጣም አስተማማኝ ጠቃሚ ምግብ እንደሆነ ይታወቃል በተለይ ለህፃናት በጣም ምርጥ ነው። ከዳቦ ጋር ከተለያዩ ምግቦች ጋር ይበላልኝ። እና ለህፃናት በጣም ትልቅ ጥቅም አለው በጣም ሲበዛ ማለት ነው። አልፎ ተርፎ ለትልቅ ሰዎች በጣም ጠቃሚ ነው። እንግዲህ የእንቁላልን ጥቅም ዘርዝረን አንዘልቀውም። እና በጣም ወሳኝነት ነገር አለው ብዬ የማስበው እንደኔ እና እንቁላል ተመራጭ ምግብ ነው። የእንስሳት ውጤት ነው። ሁሉ ሰው ቢመገበው አሪፍ ነው። ያው ሁሌም ባይሆንም አልፎ አልፎ እንደ ቁርስ ሰዓት ምናምን ነገር ለበአል ምናምን ቢሆን በጣም ደስ ይላል ለህፃናት ግን ዘውትር ምናምን ይሰጥ። በጣም ትልቅ ነገር አለው እና። ያው ህፃናቶች ይሄን ነገር ሲመገቡ ጥንካሬ ይኖራቸው ያው አካላቸው የዳበረ እንዲሆን ምናምን ገላ ሰውነታቸው ምናምን የዳበረ እንዲሆን በጣም ጥሩ። አስተዋጽኦ አለውና እንቁላል በጣም ጥሩ ምግብ እንደሆነ ነው የማውቀው። እኔ እንግዲህ እና በዚህ ልክ ነው። ለሁሉም ሰው ገንቢ እንደሆነ ግን ይነገራል እንቁላል።

መጽሐፍ መጽሐፍ ማለት ደግሞ እንግዲህ አንድን ነገር መገልበጥ መጽሐፍ ማለት የሆነ ነገር ወደ አንድ ነገር ማስፈር የሆነ ጽሁፍን ወደ አንድ ቦጥታ ማስፈር ወደሆነ ወረቀት ወደሆነ ማስቀመጫ ቦታ ማስፈር ነው። እንግዲህ እንዳይረሳ መጽሐፍ ማለት እንግዲህ ተለያዩ መጽሐፍ አይነቶች አሉ። እንግዲህ ለምሳሌ የሆነ ነገር መገልበጥ ከሆነ ነገር እያየን መገልበጥ ከመጽሐፍ ሊሆን ይችላል ከደብተር ሊሆን ይችላል ራሳችን እያመነጭን ይመችላል። ብቻ የሆነ ነገር ሀሳብን ወደ ወረቀቶች በተለያዩ ነገሮች በኮምፒውተር ሊሆን ይችላል በወረቀት መሰሎች ነገር ሊሆን ይችላል በነፍጋ መስፈር እንግዲህ ሀሳብ አለና። እነዚህ ሀሳቦች ያው እንግዲህ ቀስ እያደረጉ እያመዛዘሙ ሄደፍን ቀጥላል። የምፈልገውን ነገር የሆነ መጽሐፍ ማራለት እንግዲህ ራሱን ችሎ መጽሐፍ ሳይሆን አለው ቅድም ተከተለ። ቅድም ተከተላል አለው እና እያንዳንዱ ነገር ከየት ጀምረን እንደምንጽፍ ምን እንደምንጽፍ ያሰብነ ከየት ወደ የት እደምንሆድ በደንብ ራሱን የቻለ መመሪያ አለው። እና ስንስም በሚገባን መልኩ መጽሐፈ በተለይ እንግዲህ ስንማር የተለያዩ ኖቶችን እንጽፋለን የተለያዩ አሳይመነቶችን የተለያዩ ተግባሮችን እንጽፋለን ፈተናዎችን እንጽፋለን ተለያዩ ፕሮጀክቶችን እንጽፋለን እና በጣም ብዙ ነገር ነው ያለው። እና መጽሐፍ ማለት እንግዲህ ያው የወ ሀሳብን እያወረዱ መጽሐፍ ወረቀት ሊሆን ይችላል ሌሎች ቦታዎች ላይ ብቻ በሚመቸነ በቀላሉ ማስታወስ እምችልበት ሁኔታ ሚኖረው እና መጽሐፍ ትልቅ ነገር ነው። ያውጨእንግዲህ የጻፉት ነገር አይረሳም ይባላል አእምሮ ላይ ያለ ነገር ይረሳል ያው በቃል የተያዝ ነገር ይረሳል። የተጻፈ ነገር ግን በሆነ ሰዓት በአጋጣሚ ባየነው ሰዓት በሚያስፈልገን ሰዓት ተመልሰን ወደ ፋይላችን በምንይበት ግዜ ወይም ወደ ወረቀታችን ወይም ወደ አስቀመጠበት ቦታ ስናየው በቀላሉ በዛ በእለቱ እለት አስታውሰን የጻፍናቸው እያንዳንዱ ሂደቶች መመሪያዎች ኖቶች አጠቃላይ ምን እንደሆኑ እነዚያን በደንብ እናወቅና ወደ ምፈለገው ስራ አናስከትላለን ማለት ነው ያ ነገር በጣም ምርት እንደሆነ ነው ያመለክታል። እና መጽሐፍ በጣም ጥሩ ነገር ነው በዚህ እኩል እኔ እንደውም ጸሐፊ ነው ሚገርመህ መጽሐፍ ደስ ይለኛል። ሀሳቦችን እያጠናከርኩ አብርዬ እያዋሀድኩና ያው የተለያዩ መረጃዎችን እያየ ነው ምጽፈው። እንግዲህ ሀሳቦች በጣም ገንቢ መሆን አለባቸው ከመጀመሪያው መሃል ላይ መጨረሻው ምንምን እንደሚያሳልፉ በጣም ወሳኝነት አለው። እና እንደተለያዩ ጽሁፎችን እጽፋለሁ። በዚሁ አጋጣሚ እንግዲህ መጽሐፍ በምጽፈው ደግሞ የዩቲዩብ ይዘት ባለው የዩቲዩብ ዜታ ያላቸው ነገሮች እነሱ በጣም ይመቹኛል። እና እንግዲህ ቀስ እያልኩ ደግሞ ከፍ ስል ሌሎች ነገሮችንም እጽፋለሁ ብዬ አስባለሁ። እንግዲህ ቀስ በቀስ ነው ያው እንግዲህ ምኞት ነው ገና ግን የነዚህ ነገሮች ግን የቲዩብ ነገሮችን ግን ይዘቶችን አሁን እሞክራለሁ ቀጣይም እሰራለሁ። እና መጽሐፍ ነገር የወንድ ሀሳብ ማስፈር ነው እንግዲህ ወደ አንድ ቦታ ወደምፈልገው ቦታ ማስፈር ለሆነ ግዜ ይጠቅማል። ወይም ስራ አለኝ ጻፍልኝ ያለ ሰው ካለ ለሱ መስጠት ከሀሳቦቻችን በአንድ እያስቀመጥን ማስቀመጥ እሱ ደስ ሚል ነገር ነው ያአለው ብዬ አስባለሁ። ለኔ እና መጽሐፍ ማለት በጣም ትልቅ ነገር እንዳለው እኔ እረዳለሁ። አይረሳም ማስታወስም ይቻላል ከትውልድ ትውልድ ከትውልድ ሚተላለፍ ነገር ስለሆነ ድረስ በጣም በጥንቃቄ መቀመጥ አለበት። ጠቃሚ ጠቃሚ ሚያጠፉ ነገሮች በጥንቃቄ መቀመጥ አለባቸው ግዴታ ማስታወሻ ስለሆኑ እስከሆኑ ድረስ ማለት ነው። እና በጣም ደስ ሚል ነገር

ልጥፍ ልጥፍ ማለት ደግሞ እንግዲህ ያው አሁንም ቃሉ የተለያየ ትርጉሞች ይገባና በተለያየ አርፍተ ነገሮች ሲገባ የተለያዩ ትርጉም ይሰጣልኝ። ያው እንግዲህ ከዚህ በፊት እንዳወራነው አማርኛ የተለያዬ ትርጉሞች አሉት ወይ? ለጥፍ ማለት ደግሞ እንግዲህ የሆነን ነገር ከሆነ ነገር መለጠፍ ነው። ለምሳሌ ይሄ የሚሄደው አብሮ ከስራ ማስታወቂያዎች ጋር ከሌሎች ጋር ፎቶዎችን ለጥፍ ጋር ከተለያዩ ባነሮችን መፈክሮችን ምናምን የያዙን ጽሁፍ አለ እነሱን መለጠፍ በተፈለገ ቦታ። ይሄ በሰአት የምታውቀው እንግዲህ ይኸው ስራ ልማክር ሲፈልግ። ራሳቸውን የቻለ ቦርድ አለ የስራ ማስታወቂያ ከዛ ጋር ሰዎች የሚቀጥረው አካል ወይ የሚያሳትፈው አካል ለሁሉም ሰው እንዲደርስ ይለጠፋልኝ። ያው ህጋዊ መሆኑን ተቋማዊ ወጥሞን በደንብ ለጠፋ ነኝ ይታያል። ከዚያ በኋላ ፈላጊው ሰው ሄዶ ያንን መመሪያውን አንብቦ በደንብ ይመዘገባል የሚያስፈልገውን መስፈርት ምን አይነት መርዳት እንደሚፈልግ። ውጤቱ አጠቃላይ ምናምን ሁሉ ነገር ይለጠፋል። እሱ መረጃውን ያ ያስታውስና ከዚያ በኋላ ሄዶ ይመዘግባል በሚፈልገው የስራ ዘርፍ ሆነ የሚመለከተው ከሆነ የሚመዘገበው በመለከተው እቃውን ያቆማል የእያንዳንዱ የምስክር ወረቀቶች ሁሉ ነገር ይሄዳል። ለለጥፍ የሚለው ነገር ይሄ ነው። ሌላ ምን ያስክ ሌላ ቃሉ ሌላ ምን ይኖራቸው ይላል ለጥፍ ማለት ለምሳሌ እንደ እንደ አርሶ አደሮች ያው ቤት ለምሳሌ የእንጨት ቤት ሲሰራ የሆነ በጭቃ ምናምን ሲመረግ ወጥ መሆን በደንብ ለጠፋ ነኝ ይታያል። ከዚያ በኋላ ፈላጊው ሰው ሄዶ ያንን መምህር ምናምን ብሎ በደንብ ይመዘገባል የሚያስፈልገውን መስፈርት ምን አይነት መርዳት እንደሚፈልግ ውጤቱ አጠቃላይ ምናምን ሁሉ ነገር ይለጠፋል። ለጥፍ ማድሪያ መጀመሪያ ዙር መነካ ነካ ይደረግና ግድግዳው ይለጠፋል ከዚያ በኋላ ይደገማል። እና ይሄን ልጥፍ ማለት ይቻላል። አንዳንዶች ደግሞ እንደዚህ ዝም ብሎ በቀልድም ሆነ በምን ሲያወሩ በሌላችን እንደዚህ ልጥፍ የምትል ከአንድ ሰው ጋር ምንድነው ምናምን እነዚህ ጋር። ብቻ የሆነ የተለያዩ ቅኔዎች እና እንትኖች ይጠቀሙታል። ያው ቃሉ ተዘዋዋሪ ነው ዞሮ እንግዲህ እንደ አረፍተ ነገሩ እንደ ቀልድም እንደ ተረትም ተለያዩ ነገሮችን እንጠቀምበት ነው። ግን ልጥፍ የሚል አብዛኛውን ጊዜ የሚሄደው ወረቀቶችን የተለያዩ ማስታወቂያዎችን ከዛ ጋር አያይዞ ነው። ያው እንደምፈልገው ሰው መለጠፍ በተለይ ለተማሪዎች ምናምን ይሄ በጣም ሰፊ ነገር ነውና እና ከሱም አልፎ እንግዲህ በሶሻል ሚዲያዋ ማህበራዊ ሚዲያዋ ግንኙነታችን በላይ የሚለጠፉ ነገሮች አሉ። ለጥፍ የሚለው ከዚያ ጋር ስለሚመሳሰል አብሮ የጠቃሚ ነገሮች ሊሆን ይችላሉ። እንግዲህ አብዛኛው ሰው እንግዲህ የሚለቀው የሚለጥፈው ጠቃሚ ነገር ነው ብሎ ነው እንግዲህ የሚጎዳ ሊኖር ይችላል ያን መርጦ መከተል ነው። መለጠፍ እንግዲህ ሶሻል ሚዲያ መሆን ተለያዩ ማህበራዊ ሚዲያዎች አሉና። እዛ ጋር ለጠፉ ሰዎች አዩና ያለው መረጃ አይተው ይገመግማሉ ሚሰጡትን አስተያየት ይሰጣሉ የሚፈልጉትን ነጥብ ያነሳሉ። ስም እንግዲህ አንድ አብሮ ለጥፋ የሚለው ገረገር ነገር ገረገር ይሄዳለኝ። እና ሄማል እና ለጥፍ ቃሉ በተለያየ ቦታዎች ገብቶ ራሱን የቻለ ሙያዊ የሆነ አገልግሎት አለው። እና ይኸው እንግዲህ ለሙያም ሆነ ለጨዋታም ሆነ ለቀልድም ሆነ የተለያዩ ነገር ውስጥ ይጠቀምበታል። ያም ሆነ ይሄ እንግዲህ ዞሮ ዞሮ ቃሉ በጣም ብዙ ወታ እንደሚገባን የሚያመለክተው። ከተለያየ ቦታ ሲገባ ደግሞ ትርጉም እዚህ ወርቅ ይቀያየራል። ቀጥቶ ላይ አይሄድምና። የሆነ እንግዲህ ወደ ነገሮች ሲሄድ በነገሮችን ይዛልኝ በወሬዎች ሲመጣ ወሬዎችን ቀይ ወሬዎች ትርጉም ይዛል። በሌላ ቦታ ሲመጣ ደግሞ የሌላ ቦታዎችን ይዘው ይወክላል። አማርኛ እንዲህ እንዲህ እንዲህ አረፍተነገሩ ማለት ነው። እና በዛ ልክ ነው የምትለው ነገር ለጥፍ የሚለው ብዙ ቦታዎች እንደሚገባ ያመለክታል ማለት ነው

ስራ አስኪያጅ ስራ አስኪያጅ ማለት ደግሞ እንግዲህ ያው ማለት እንግዲህ ያው በተለያዩ ቦታዎች የሚገኝ ስራ አንድ ራሱን የቻለ በመሰረቱ ስራ አስኪያጅ ማለት አንድ ራሱን የቻለ ሙያተኛ ነው። ሙያተኛ ነው። በተለያዩ ተቋማት ራሱን የቻለ ስራ እስኪያጅ አለው። ራሱን የቻለ እንግዲህ ስራ አስኪያጅ ማለት እንግዲህ የተለያዩ ስራዎችን የሚቀበል ስራ አጦችን እየተቀበለ አንዳንድ ስራዎች ሲወጡ የተለያዩ ስራዎች ሲወጡ ለነዚያ ነገር ማመልከቻ የሚጽፍ የሆነ ስራ አጥ ወረቀት ምናምኖች። ያው እንግዲህ መረጃ ያቀርብና ከዚያ በኋላ መታወቂያዎችን የተለያዩ ነገሮችን የሚሰጥ ስራ አስክያጆች ናቸው። እና ከዛ ጋር አያይዞ እንግዲህ ስራ የስራ አድሎች ሲወጡ በተቋሙ አልፎ ተርፎም በሌላ ነገር ሲፈለጉ ተማሪዎች ወይም የሌሎች ሰዎች ሊሆን ይችላሉ። ብቻ ሴቶችም ሊሆኑ ይችላሉ። የሚመለከተው አካል ሲወጣ በዛም በዚያን ሰዓት ያው ስራ አስኪያጆች። የሚጻፉት ነገሮችን ህጋዊ መሆኑን የቀበሌው ነዋሪ መሆኑን ያዚህ ውስጥ የተለያዩ ነገሮችን የሚያካትት ነገር መመሪያው በሚያስፈልገው መልኩ እነሱ ይጽፉና ለዚያ ለድርጅቱ ይሄ ነገር ህጋዊ መሆኑን ይሰጣሉ። ያን ወረቀት ይዞ ደግሞ ሰውየው ወደሚያስፈልገው ቦታ ይሄዳል። እና ስራ አስኪያጅ ማለት በጣም ብዙ ስራ የሚሰራ ነው በመሰረቱ በጣም ብዙ ስራዎችን ይሰራል። ሁሉም ነገር ያው እንግዲህ ቀበሌ ላይ ነው የሚያልቀው። እና እንደዚህ በብዛት የሚሰሩት እንደዚህ ቀበሌ ላይ ነው ስራ አስኪያጆች ያው ቀበሌ ጋር የተያያዙ ነገሮች ናቸው። ከመታወቂያ ጋር የተያያዘ ከስራ አጥ ጋር የተያያዘ እነዚህን ከማደራጀት ጋር የተያያዘ ያው ከሴቶስ ጉዳይ ጋር ከወንዶች ጉዳይ ጋር የተለያዩ ነገሮችን ይዞ ያን እያስኬዱ ይሰራሉ። ስራቸውን እንግዲህ በተጨማሪ ደግሞ ሌሎች ስራዎችን ሊሰሩ ይችላሉ። እንግዲህ እና ስራ አስኪያጅ ማለት እንደ አጠቃላይ የተለያዩ ስራዎችን ማስኬድ ነው። ጥምርት የሆኑ ስራዎችን በተለይ ጥምርት የሆኑ የማስረዋት ለሚያስፈልጉ ነገሮች ከትንሽ አስከ ትልቅ ከአሥራ ስምንት አመት በላይ የሆኑ ነገር ሰዎችን የማስተናገድ ግዴታ አለባቸው። እና ሰው በሚፈልገው መልኩ ለምሳሌ እኔ የምፈልገው ስራ ቢኖር ይሄንን ልሰራ ነው የሆነ ድጋፍ ሕጋዊ መሆኔ የቀበሌው ነዋሪ መሆኔ ያስፈልገኛ ብዬ እጽፋለሁ። ማመልከቻ አስገባለሁ እነሱ ደግሞ ጽፈው ያው እንግዲህ ትክክለኛ መሆኑን ካረጋገጡ በኋላ የው ለሚቀድ ለሚፈልግ ለሚመለከተው አካል እሰጣለሁ። እሱ ደግሞ ገምግሞ እንግዲህ ተቀባይነቱን ፊርማውን ምኑን ማህተሙን አይቶ ይቀበለኛል ማለት ነው። እና ስራ አስኪያጅ በጣም ትልቅ ሚና ይጫወታሉ ብዬ ነው የማስበው። እንደኔ እንግዲህ በዚያ ልክ ነው ያለው ነገር እና ስራ አስኪያጅ የተለያዩ ስራዎችን እንደሚሰሩ ይታወቃል። ያው እኛ የምፈልገውን ነገር እያንዳንዳችን እንደምንሰራው ስራ። የትምህርት ነገር ከሆነ ትምህርት ጋር የተያዙ የአካል ስራ ከሆነ በአካል የሚሰሩ ስራዎችን አጠቃላይ ያለው ነገር ነው እንግዲህ። ምን የሚሰራው ማለት ነው? እና ስራ አስኪያጅ የሚለው ነገር። በጣም ብዙ ስራዎችን አንደሚያሰሩ ያው እንግዲህ አረፍት ስነ ቃሉ ያው ስራ ማስኬድ ነው ሌላ ነገር ላይኖረው ይችላል። ግን ይሄ ቃል ደግሞ እንግዲህ ራሱን የቻለ ሙያ የሚጠይቅ ቃል ነው። እና ሙያው የሆነ ቃል ነው። እንደማንኛውም ሙያ ሙያው የሆነ ቃል ነው። ያው ሙያተኞች ስራ አስኪያጆች ሪሳቸውን ጥሩ ቢሮ አላችሁ ምን አላቸው? የተለያዩ ስራዎችን ማህበረሰቡን እናገለግላለን ብሎ እከቆሙ ድረስ የተለያዩ ማህበረሰቦችን የሚያገለግሉበት ሁኔታ ነው ያለው። እና እና ስራ አስኪያጅ የሚለው ነገር በዚህ ልክ ነው። እንግዲህ በጣም ብዙ ሀላፊነት እንዳለባቸው የሚያመለክተው እና ያው እኛ ሂደን አንዳንድ ስለምናጸፍባቸው መታወቂያው ጀምሮ ስለምንሄድ እናውቃቸዋለን በደንብ። እና ስራ አስኪያጅ በጣም አሪፍ ናቸው አሪፍ የሙያ ስራ ወይም መጠሪያ ብዬ ነው የማስበው። እንደኔ